አዎ በ እንትን የቅርብ ጓደኛዬ ነው የማስበው አንድ ጓደኛዬ ነው ያለኝ እሱም ሀገር ውስጥ የለም እዚሁ ወደ ጀርመን አከባቢ ነው ያለው። እና ጥሩ ጓደኛ ጥሩ ወንድም። በቃ ሁሉን ነገር ተመካክረን የምናደርግ ከጎኔ የሚቆም ጓደኛዬ ነው በጣም ጥሩ ጓደኛዬ። አንድ ጓደኛ ብቻ ነው ያለኝ።

በልጅነቴ ያው ዝላይ አባሮሽ ቴዘር ቆርቂ መምታት ጠጠር መምታት ከዛ በኋላ ከምንም በላይ ደግሞ ኳስ እስከመጨረሻው ኳስ ኳስ በጣም እወዳለሁ። በጣም እምወደው።

አዎ የስራ ሁኔታዬ የሚያስወጣኝ ከሆነ ወደ ፊልድ ለስራ ስል እጓዛለሁ። አዎ ብዙም የስራ ፀባዬ እንደዛ የሚያደርግ ስለሆነ

አወ ብዙ ጊዜ ለስራ እንቅስቃሴ እንዲመቸኝ ያው ቀለል ያለ አለባበስ ነው የምለብሰው ጅንስና ሻሚዝ ነው የምለብሰው ወይም ደግሞ ጂንስ ናት ቲሸርት እለብሳለሁ እና ያው ፍላት የሆነ ጫማ አደርጋለሁ። በቃ ቀለል ባለ ሁኔታ ነው የምሄደው። ለስራ እኔ የሚመቸኝ ያው ብዙ ጊዜ ጅንስና ቲሸርት አደርጋለሁ። ጅንስና ናት ሸርት

በመስመሬ ላይ በጉዞዬ ላይ አስፈላጊ ያም ለቤትም የሚያስፈልግ ነገር ካለ ለቤተሰብ ለእናት ለሚስት የሚያስፈልግ ነገር ካለ ያው የሆነ ነገር ገዝቼ እገባለሁ ምን ግዜም። ስለዚህ በመስመር ላይ ገዢ ነኝ። አዎ በጣም

በዚህን ጊዜ እኔ ከፀሀይ የምጠበቀው በተቻለ መጠን ነው ያው ጥላ ጥላውን በመጓዝ ነው። የግድ ከሆነብኝ የፀሀይ ላይም የሚያቆየኝ ሁኔታ ካለ ያው ኮፍያ እጠቀማለሁ። በተለየ ራሴንም የምጠብቀበት ጥላውን ጥላ ጥላውን። ጥላ ቦታ ላይ በመሆን ነው።

የጫማየ ቁጥር ብዙ ጊዜ አርባ ሁለት ነው። ጠባብ ከሆነ ወደ አርባ ሶስት ልሄድ እችላለሁ። ግን ብዙ ጊዜ የምጠቀመው አርባ ሁለት ቁጥር ነው ጫማዬ ቁጥር አርባ ሁለት ነው። አርባ ሁለት የጫማዬ ቁጥር አርባ ሁለት ነው

አዎ ብዙ ጊዜ። ዝምታን ስለምመርጥ አንድ ንዴቴም ደስታዬም ስሜቴም ፊቴ ላይ ይታያል። ስሜቴም በፊቴ ላይ አሳያለሁ። እንዲሁ በጣም ይታወቅብኛል ፊቴን የሚያነብ ሰው ካለ ሁሉን ነገር ያቅል ስሜቴን በፊት ላይ አሳያለሁ።

አዎ የኔ የምላቸው እንግዲህ እንደ መጽሐፍ እንደ ጫማ እንደ ለብስ ሁሉ ንገሮችን በስርዓት ነው የማስቀምጠው። ምክንያቱም በፈለኩበት ሰዓት እንደፈለኩት እንዳገኘው ሁሉም ነገር በስርዓት የማስቀምጥ ልምድ ነው። ያለኝ መዝረክረክ ልምድ የለኝም። አዎ ሁሉን ነገር በስርዓት ነው የማስቀምጠው።

በሚገባ በየትኛውም የህይወትም የስራ እንቅስቃሴ ላይ ማህበራዊ የእንትን ግንኙነት ላይ። ምን ጊዜም ያው ከሰዎች ጋር እስከተገናኘን ድረስ የሰዎች አስተያየት ይሰጣሉ እውነተኛ አስተያየት የሚሰጡኝ አሉ። እውነተኛ አስተያየት ተቀብዬ አውቃለሁ። አዎ አውቃለሁ።

ምንም በዚህ ባለውበት ዋና ከተማ አዲስ አበባ ላይ ርዕሱም የኔን ባለውበት አካባቢ ቀርቀሃ ነገር አይቼዋለሁ አቅም ስለዚህ አያድግም። ስላላየሁ ያድጋል ብየ አልልም አያድግም።

አዎ እኔ ምግብ ብዙ የምጠይፍ ሰው አይደለሁም። እንደ እንደ ሁኔታወች እስካስፈለገኝ ድረስ እበላዋለሁ። ምናምን ችግር የለብኝም ንጹህ ይሁን እንጂ። የቀረበ ምግብ እበላለሁ። ካገኘሁ እበላለሁ።

አዎ ትክክል አዎ በጣም ከሚያስደስተኝ አንዱን ነገር በቃ እዛ መታጠቢያ ቤት ውስጥ ቢቻል ሙዚቃ ማዳመጥ ደስ ይለኛል ግን ከሌለ በራሴ እዛ መዘመ መዘመር ደስ ይለኛል። በጣም ያስደስተኛል ስለሚያረጋጋኝ ስለሚያፍታታኝ በመታጠቢያ ውስጥ እዘምራለሁ።

አዎ በብዙ ጊዜ እንዲቀጠረው ቀጠሮ ቀጠርኩ ሰው በሰአት ካልደረሰ አይደለም እኔ ሰው ካልደረሰ በጣም የምቀየም ሰው ነኝ። ምን ጊዜም በሰአት ለመድረስ እምሞክር ሰው ስለሆኩኝ አወን በሰአት ነው ምደርሰው። በሰአት መድረስ ያስደስተኛል።

ዛሬ የመጀመሪያ ምግቤ ያው እንቁላል በዳቦ ነው። እንቁላል በዳቦ እና በሻዬ። የመጀመሪያውን ምግቤ ስለሆነ ቁርስን እንደዛ ነው የተጠቀምኩት። እንቁላል በዳቦ ሳንዱች ተደርጎ በሻይ።